ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት ሰርተህ ታውቃለህ? አዎ እሰራለሁ። አልሰራምም እችላለሁ ግን ደግሞ አብዛኛው ጊዜ በበጎ አድራጎት እንትን ካየነው ብዙ ጊዜ አልሰራም ማለት ይቀለኛል። እና ለበጎ አድራጎት ሰርተህ ታውቃለህ ወይ? ሳይሆን እየሰራ ብዙ ጊዜ ታሳልፋለህ ወይ ከሆነ? አደለም። ታቃለህ ከሆነ ግን አዎ

እሳት ማንደድ ትችላለህ? ወይ ተብሎ ለተጠየቀኝ ጫለ ጥያቄ እሳት ማንደድ አዎ ኦፍ ኮርስ እችላለሁ። እሳት ማንደድ እችላለሁ ማቀጣጠል እችላለሁ። እና አንዳንድ ቀለል ያሉ ምግቦችም ሁላ መስራት እችል ይሆናል። ሜይቢ ግን እሳት ማንደድ በአጭሩ እችላለሁ ነው መልሴ ማለት ነው የሚሆነው

ቤተሰባችን ምን ያህል ጊዜ ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰባችን የኛ ቤተሰብ። ኦሬዲ ብዙ ጊዜ በሳምንት አንዴ ይሰበሰባልና የሆነ በቃ እንመካከራለን። ምናምን በሳምንት አንዴ መሰብሰብ ግዴታ አለብን። በቤተሰብ እና በተለይ ደግሞ እሁዱ እሁድ የስብሰባ ቀን ነው ማለት ፈልጌ ነው

"የእቃ ቁጥጥር ታደርጋለህ የእቃ ቁጥጥር ታደርጋለህ?" ተብሎ ለተጠየቀኝ ጥያቄ የኔ መልስ የሚሆነው፤ አብዛኛው ጊዜ የእቃ ቁጥጥር ላደርግ የምችለው፤ ያ እቃ የተዋስኩት ወይም ደግሞ የሰው ከሆነ ነው፤ እንጂ የራሴ ከሆነ ብዙም ግድ ያለ ግድ ያል ያለው ሰው አይደለሁም፤ ያን ያህል ተቆጣጣሪ አይደለሁም፤ እና የራሴ እቃ ብዙም መቆጣጠር ልምድ

አዎ ዜና በመስመር ላይ አነባለሁ አዎ እንደውም ብዙ ጊዜ ዜና ከመስማት ይልቅ መስመሩን አንብቤ ምን ምን እንደተፈጠረ በሾርት እንትን ማወቅ ሰንስ ደስ ይለኛል ማለት ነው። እና ብዙ ጊዜ ዜና የማይ ከሆነ መስመሩን ማንበብ ደስ ይለኛል። እና ማለት ፈጥኖ የመጨረስ እንትንም ስላለው አሁን

የስራ ጊዜ ገደብ ታስተካክላለህ? የስራ ጊዜ ገደብ ታስተካክላለህ ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው። አብዛኛው ጊዜ ብዙም ጊዜ መደብ አላስተካክልም ባይ ነኝ እና ለማስተካክልበት ጊዜም ሊኖር ይችላል። እና ብዙ ጊዜ በአብዛኛው ከያዝነው አላስተካክልም

እንዴ አዎ ስልጠና መውሰድ በጣም ይመቸኛል ስልጠና እወስዳለሁ። ስነ ስርዓት ያለው ስልጠና ከሆነ በተለይ ደግሞ ይመቸኛል። እና ስልጠና ትወስራለህ ተብሎ ለተጠየቀኝ ጠያቄ መልስ የሚሆነው አሁን በቃ ስልጠና መውሰድ ደስ ይለኛል እና መለማመድ ምናምን ሚቾት ስለሚሰጥ። ስልጠና መቶ ትወስዳለህ ተብሎ ጥያቄን ጥያቄ መልስ የሚሆነው። አዎ ነው

ስራህ አድካሚ ነው። ስራዬ አድካሚ አይደለም አብዛኛው ጊዜ ቁጭ ብሎ የሚሰራ ስራ ነው። እና አድካሚ ነው ለማለት ይከብደኛል። እና ለራሴ በቃ ስራህ አድካሚ ነው ወይ ለሚለው ጥያቄ መልስ የሚሆነው። አድካሚ ሊሆንም ላይሆንም ይችላል እና ግን ደግሞ አድካሚ ባልሆነ ብንይዘው እመርጣለሁ

እንዴ አዎ ስልሽ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ አለኝ ማለት ነው። ከጎረቤት ጋር ፍቅር ካልሆነ ታዲያ ምን ጥቅም አለው እና? ከጎረቤቶቼ ጋር የተለየ የግንኙነት አሉን እንዋደዳለን ምናምን። ከዛ ደግሞ በቃ እስከ ምግብ አብረው መብላት ምናምን የሚያደርስ ፍቅር አለን ነው። ምልሽ እየነገርኩሽ

አዎ የይለፍ ቃሌ እጠብቃለሁ። አዎ ጭራሽ ሁላ ነው እኮ ሊጠፋኝም አይችልም። ማለት አብዛኛው ጊዜ የሚጠፋኝም ከሆነ ወይም የሚረዝም ከሆነ። ስክሪን ሻት አድርጌ እይዘዋለሁ ወይም ደግሞ ወረቀት ላይ መዘግበውና በቃ። ጭራሽ ነው የማይፋቀው የማይጠፋው ነው። የምልሽ ከፈለግሽ በቃ ልትሰጡኝ ሁላ ትችላላችሁ። ይሄን የይለፍ ቃል ጠበቅልን ምናምን ብላችሁ በቃ እኔ በሴፍቲ ያው አስቀምጥላችኋለሁ ነው የምላችሁ። እና በጣም ጠባቂ ነኝ። አዎ

አዲስ አመት እንዲት ታከብራለህ? አዲስ አመት ማከብረው ኦሬዲ ከቤተሰብ ጋ ውዬ ምናምን። ከዛ ደግሞ በጣም አሪፍ ምግብ አብረን በልተን ተሰብስበን ተጫውተን ጨዋታ አለ። ምግብ በግ ታርዶ። ቤተክርስቲያን ሄደን አብረን ተሰብስበን ምናምን ነው የምናከብረው

አዎ አዎ በተለይ ደግሞ ወጣ ያለ ቦታ እና ንፋሳማ ቦታ ላይ ሆኜ ፀሀይ ስትጠልቅ መመልከት እወዳለሁ። ይሄ ደግሞ ቀን በቀን በቀን ማደርገው ተግባሬ ነው። አብዛኛው ጊዜ አንዳንድ ቀን ሊያልፈኝ ይችላል እንጂ ብዙ ጊዜ ወጣ ብዬ ትንሽ ከከተማ ጸጥ ባለ ቦታ ላይ ሆኜ ፀሀይ ስትጠልቅ ማየት እወዳለሁ። ደስ ይለኛል

ሶስት ቋንቋ እችላለሁ። ትግርኛ አማርኛ እና ደግሞ እንግሊዝኛ አይ አም ኖት ፐርፌክት ኢን ኢንግልሽ በት ኢን ካንት ስፒክ ኢንግልሽ ዞም እና ደግሞ ተጨማሪ አረብኛ ሞካክራለሁ። በአማርኛ እና ትግረኛኛ በጣም ፐርፌክት ነኝ ሲበዛ ናቲቭ ነኝ። እና ሁለቱንም በደንብ እችላለሁ ሶስተኛ እንግሊዝኛ ማለት ነው ሶስት ቋንቋ መናገር እችላለሁ